መዋቢያ ትጠቀማለሽ ማለት ለምሳሌ እንደምን አይነት መዋቢያዎችን እንደ እንደ እንትን ሽቶ ምናምን አይነት ነገሮችን እጠቀማለሁ ሽቶ እጠቀማለሁ። ያው ሎሽን ምናምን ለሰውነቴ እንትን ስለሚሆንብኝ። አንደዛ ምናምን ነገሮች እጠቀምቅለ ሰን አስክሪም አነዚህ አነዚህን ነገሮችን እጠቀማለሁ። ከነዚህ ውጭ ግን አልጠቀምም። ያው እንደ ምክንያቱም ወንድ ነኝ ብዙ መዋቢያዎች አያስፈልጉኝም። ስለዚህ ያው አልጠቀምም መዋቢያዎችም ማለት ነው። ብዙም ግን እንደዚህ ሽቶ ምናምን ምናምን ነገር እጠቀማለሁ። እነዚህ ውስጥ እጠቀማለሁ ነገር ግን እንደዚህ እንትኖችን ነገር አስፈላጊ ናቸው ብዬ አላስብም። እና ደግሞ ያው ብዙ ጊዜ ሰውነቴ ምናምን ስለሚደርቅ ሎሽን በጣም አስፈላጊ ስለሆነ ሎሽን እቀባለው። ሽቶም ያው ብዙ ጠረን ሰውነት እንዳይኖር ምናምን ነገር ያንን ሽቶ ደግሞ እቀባለው ማለት ነው።

ሙዚየም መሄድ ትወዳለህ? አዎ እወዳለሁ ሙዚየም ብዙ ጊዜ አልልም ግን ያው ጊዜ ሊኖረኝ ብሄድ ደስ ይለኛል። ሲለኝ ያው ከዚህ በፊት ምንም ላይ ሄጄ አውቃለሁ። ጉዞዎችን አትሌዝያለሁ የሆነ የሆነ ጊዜ ስራ ገጠሚ ሙዚም ይሆናል። እንዲሁም በሃያ ስድስት መቶ ቤት እንደዚሁ ሂጄ አውቃለሁ ጊዜ የመጎብኘት ማለት ነው። እና ደስ ደስ የሚሉ ነገሮችን እዛ አይቻለሁ አይቻለሁ በተለያዩ ቀርቦሽ ምናምን አገኘሁት ምናምን በደንብ አይቻልም። እና በቃ እንደዚህ ሙዚየሞች አሉ እወዳለሁ። አሁን ላይ ግን ጊዜ ስለሌለኝ ጊዜ ኖሮኝ እጄ ብመለከት ደግሞ ያላየኋቸው ሙዚየሞች በጣም የሚደስቱኝ። ነገር ግን ጊዜ የለኝም። ስለ ጊዜ በሚኖረኝ ሰዓት ሙዚቃ ሙዚቃ ለመየት ይዣለሁ እና እንደማድረጉም ተስፋ አደርጋለሁ።

በየትኛው ቀን ገበያ ትሄዳለህ? አብዛኛው ጊዜ እዚህ ኢትዮጵያ ውስጥ ገበያ የሚኬድበት ቀን ቅዳሜ ነው ሶ ቅዳሜ ቀን ነው ሚሄደው ገበያ ማለት ነው። ክዛ ውጪም ያው አጋጣሚ ሆኖ አስፈላጊ ከሆነ። ባገኘሁት አጋጣሚ ነው ወደ ገበያ ምሄደው። እና ያው ግን ሞስትሊ ቅዳሜ ነው ምሄደው ማለት ነው። ገበያ የሚኖረውም ሻጭም ገዢም ሊኖር የሚችለው በዛ ሰዓት ነው በዛ ቅዳሜ ቀን ነው። እና ቅዳሜ ቀን ነው ወደ ገበያ ምሄደው ግን ያው አጋጣሚ ከሆነ አስፈላጊ ነገር ከሆነ አርብም። ሰኞም ማክሰኞም ሮብም ሃሙስም አርብም ልሄድ እችላለሁ። ግን እሁድ ላይ ግን አብዛኛው ሱቆች ይዘጋሉ የእረፍት ቀን ስለሆነ እሁድ ይዘጋሉና ግን። ከዚህ እሁድ ውጪ ባሉት ቀናቶች ውስጥ ስትሄድ ያለው እና ደሞ ዋናው ቀን ደሞ ቅዳሜ ቀን ነው ማለት ነው። እና በእነዚህ ቀናቶች ውስጥ ገበያ እሄዳለሁ ማለት ነው። እና የፈለኩትን ነገር ሸምቼ መጣለሁ።

ከአለቃህ ግንኙነትህ እንዴት ነው? ብዙም አንስማማም ብዙ ጊዜ አንስማማም። እና ያው ቢሆንም ግን ተስማምቶ መስራቱ እሚጠቅመው ለእኔ ነው። ምክንያቱም የሆነ ጥፋት አጥፍቼ እሱ ጋር እንትን ብል። ያው የማባረር ስልጣኑ ስላለው እሱ ጋ ተስማምቼ ነው እምሰራው ማለት ነው። እንዲሁም ሌሎቹንም ያው ተስማምቶ እንዲኖረ ነው እንትን እምላቸው አብረው ባልደረቦቼን ማለት ነው። እና በደንብ እንትን እላለሁ የተሻለ ግንኙነት ነው ያለኝ እንዲኖረኝ እሞክራለሁ። ግን ላይ አንዳንዴ ግን እማልስማማበብትም ሰዓት አለ። እና ያው የተሻለ ግንኙነት ኮሚኒኬሽን እንዲኖረኝ እሱ ጋ የተሻለ ለመስራትም ያው እሱንም ላለማስቀየም እሞክራለሁ። ምክንያቱም እሱ እኔን በአንድ ወረቀት የማባረር ስልጣን አለው። ስለዚህ ያው እሱ ጋ የተለየ እንትን እንዲኖረኝ እሞክራለሁ እጥራለሁ።

ያው ጠዋት ላይ ቤት ያፈራውን ነው አብዛኛው ጊዜ የምበላው። ያው በድንብ ነው የምንመገበው አብዛኛው ሰዓት ሻይ ሻይና ዳቦ ነው ያው ግን እዚህ በፊት በቃ ቤት እንትን የተሰራውን ነው የምሰራው ቤቴ ውስጥ የምሰራውን እንዲሁም እቤተሰብ ምናምን ጋር ሲሄድ ከእነሱ ጋር የተሰራውን እበላለሁ። ያው ሽሮም ከሆነ እንጀራ በሽሮ ፍርፍርም ፍርፍር ያው አሰራሩ ያው እንጀራው ተፈርፍሮ በስልስ ምናምን ተሰርቶ ነው። ሌላም እንደዚህ ዳቦ በማርማራታ በማር እንዲሁም በለውዝ የኦቾሎኒ ቅቤ ማለት ነው። በዛህ እየቀባሁኝ ምናምን ነገር እበላለሁኝ ቁርስ ጠዋት ላይ። እንዲሁም ደግሞ ፓስታ፣ መኮረኒ፣ ሩዝ እነዚህ እነዚህንም አዎ አልፎ አልፎ እበላለሁ ጠዋት ቁርስ ላይ ማለት ነው። እና እነዚህ እነዚህ ምግቦችን ጠዋት ጠዋት ላይ አዘወትሬ እመገባለሁ። ነገር ግን እንደዚህ ከባባድ ምግቦችን እንደ ድንች ስጋ ወጥ ምናምን እንደዚህ አይነት ነገሮችን ጠዋት ላይ አልመገብም። ምክንያቱም ጨጓራ ለጨጓራዬ በጠዋት ላይ በጣም ነው የሚከብደው። ስለዚህ እነዚህን ምግቦችን አልመገብም። እነዚህ እንደ እንቁላል፣ ሻይ በዳቦ፣ ፓስታ ምናምን አይነቶች ነገር ግን ቀላል ምግቦች ስለሆኑ እነሱን በጠዋት እመገባለሁ ማለት ነው። ቀላል ምግቦችን

ያው ብዙ ጊዜ አልልም ነው እንጂ እሰበስባለሁ። ያው ብዙ ጊዜ ባይሆንም እ አንዳንድ ቀኖች ላይ ይሰበሰባል። በተለይ እዚ ኢትዮጵያ ውስጥ የሚከበር የኦርቶዶክስ በዓል አለ ሩፋኤል ተብሎ የሚከበር። እና ያው ጳጉሜ ላይ የሚከበረው ጳጉሜ ሶስት ላይ ያን ቀን እሰበስባለሁ። ምክንያቱም ዝናቡ እ በኃይማኖቴ አስተሳሰብ ይጠቅማል ተብሎ ስለሚታሰብ ያን ጊዜ በደንብ እሰበስባለሁኝ። ከዛ ውጭም ያው ወደ ክፍለሀገር በምሄድበት ሰዓት ላይ። ዝናብ በ ውሃ እ የሚያጠራቅሙት ከዝናብ ስለሆነ ያኔ እንሰበስባለን በእንትን ማለት ነው። በባሊዮዎች በ በጎድጓዳ እቃዎች ምናምን ነገር እንሰበስባለን። እዛ ቦታ ማለት ነው። እና ያው ሰበስባለሁ ለማለት ያስችለኛል። እ እዚህ በፊትም ሰብስቤ ስለማቅ ማለት ነው። እና ያው እሰበስባለሁ። እ ከእሱ ከጉድጓድ ከወንዝ ውሃዎች ይልቅ የዝናብ ውሃ ነው የተሻለ ምክንያቱም አንደኛ ንፁህና ጥሩ ውሃ ነው። ምንም እን ተበከለ ነገር ምናምን ስለሌለው የተፈጥሮ ውሃ ስለሆነ ምንም ጨዋማ ምንም ነገር ስለሌለው አሪፍ ነው። ምንም ሚጎዳ ነገር የለውም። እና ያው ያንን እንዲህ ለመሰብሰብ ምንም አስቸጋሪ ነገር ስላልሆነ ሌሎችም ሰዎች ከጉድጓድ ይልቅ ከምናምን ይልቅ ከየ ዝናብ ውሃ ቢሰበስቡ የተሻለ ነው ብዬ እመክራለሁ።

አዎ ማስታውሳቸው ብዙ በዓላቶች አሉ ኢትዮጵያ ውስጥ የሚከበሩ ይኸው የመጀመሪያው በጣም ደስ ብሎኝ የማከብረው ያው እንቁጣጣሽ ነው። የአዲስ አመት የአዲስ አመት ባል ነው። በጣም ነው ደስ የሚለኝ እሱ በዓል ሲደርስ ምክንያቱም ቤተሰብ ጋር ምናምን ዘመድ አዝማድ ጋር የምገናኝበት እሱ ነው። እንዲሁም ከእሱ ውጪ የገና በዓል አሁን ሰሞኑን ላይ የደረሰው የገና በዓል እሱም በጣም ደስ ይለኛል። ሌላኛው ደግሞ የፋሲካ በዓል ነው። እነዚህ እነዚህ ባላቶች ደስ ይሉኛል እንዲሁም ሩፋኤል የሚባለው ቅድም ያስረዳሁት ሩፋኤል የሚባለው በዓል እሱም በጣም ደስ የሚል በዓል ነው። ምክንያቱም ያው ከቤተሰብ ጋር ምናምን ነገር አንድ ላይ ነው የምናከብረው ዝናብ በመመታት ዝናብ መመታት ምናምን እንደዛ ነው። ምናሳልፈውና ደስ ይላል በዓሉ። እና በቃ እነዚህ በዓላቶች በጣም ደስ ብሎኝ የማከብራቸው በዓላቶች ናቸው የምወዳቸው። ቫይብ የሚሰጡኝ ናቸው። እንዲሁም ጥምቀትም አልጠቀስኩትም ጥምቀት እሱም ያው ደስ ይለኛል። ጠዋት ላይ ወጥቼ ምናምን ነገር ጸበል ተረጭቼ መጥቼ እዚህም ማከብራቸው በዓላቶች በቃ እንዳለ ደስ ይሉኛል። በዓላቶች ሃይማኖታዊ በዓላቶች ሲደርሱ እንዲሁም ከሃይማኖታዊ በአላቶችም ውጪ በዓላቶች ምናምን ሲደርሱ ደስ ይለኛል። ምክንያቱም ቤተሰብ ጋር ምናምን አንድ ላይ ስለምናከብራቸው ከህዝብ ጋር ከጎረቤት ጋር ምናምን ስለማከብራቸው ደስ ብሎኝ ማሳለፋቸው እንደዚህ በዓላቶችም አሉ።

ሌሎችን ማበረታታት ትችላለህ? ለሚለው ጥያቄ አዎ እሞክራለሁ ለማበረታታት ምናምን ያው ሲያስፈልግ ማበረታታት እነሱ ደካማ በሚሆኑበት ሰዓት ላይ ያው ተስፋ እንዳይቆርጡ ተስፋቸውን እንዲቀጥሉ ያው በትንሽ ነገር ብቻ ያሰቡበትን ነገር እንዳያጡ እመክራለሁ ማለት ነው። እንዲሁም ያው ብቻ በአጠቃላይ በደንብ አንድ ሰው ተስፋ እንዳይቆርጥ በደንብ አድርጌ እመርከራለሁ ማበረታታት እችላለሁ ያው እኔም ብዙ ጊዜ ተስፋ ልቆርጥ ስል በአጠገቦቼ የሚደርሱልኝ ቤተሰቦቼ ጓደኞቼ ስለሆኑ ያው እነሱም በደረሱልኝ ሰዓት እኔም መድረስ አለብኝ ብዬ ስለማስብ። በተቻለ መጠን ለነሱ ለመድረስ ለችግራቸው ለመድረስ እሞክራለሁ እጥራለሁ። ያው ይሄ ነው እንግዲህ የኔ ጥረት እናንተ እንትን ችሎታ እና ተግባር ማለት ነው።